የቪዲዮ ጥሪ ታደርጋለህ? ወይ ለሚለው ጥያቄ አዎ የቪዲዮ ጥሪ አደርጋለሁ አንዳንድ አስፈላጊ የሆኑ ሁኔታዎች ላይ የቪዲዮ ጥሪ ነው የማደርገው እነዛ ጥሪዎች የቪዲዮ ጥሪ የሚያስፈልጋቸው ከሆነ የቪዲዮ ጥሪ አደርጋለሁ በተለያየ መተግበሪያዎች ላይ ስለዚህ የቪዲዮ ጥሪ ታደርጋለህ ለሚለው ጥያቄ እንደ አጠቃላይ ነው የኔ መልስ የሚሆነው አዎ የቪዲዮ ጥሪ አደርጋለሁ። አንዳንድ ለሚያስፈልጉኝ ጉዳዮች እና ምክንያቱም ያው የቪዲዮ ጥሪ ስለማደርግ ማለት ነው። እና የቪዲዮ ጥሪ ታደርጋለህ ወይ ለሚለው ጥያቄ? አዎ የቪዲዮ ጥሪዎች አደርጋለሁ አንዳንዴ የቪዲዮ ጥሪ አስፈላጊ የሚሆንባቸው ሁኔታዎች ስላሉ በተለያዩ ጊዜ ላይ የቪዲዮ ጥሪዎችን አደርጋለሁ። ስለዚህ እንደ አጠቃላይ የእኔ መልስ የሚሆነው የቪዲዮ ጥሪ አደርጋለሁ ምክንያቱም የቪዲዮ ጥሪ ስለማደርግ ማለት ነው

በባዶ እግር መራመድ አውቃለሁ አልፎ አልፎ በሳምንት ውስጥ ቢያንስ ሁለት ጊዜ በባዶ እግሬ መራመድ እወዳለሁ ሰውነቴን እንደፈለኩ ዘና ያረግልኛል ያዝናናኛል ደስ ይለኛል ያስደስተኛል። እና በጣም ጥሩ ስሜት ስለሚሰማኝ የባዶ እግሬ መራመድ እወዳለሁ ወይንም ደግሞ አውቃለሁ ማለት ነው። ምክንያቱም የባዶ እግሬ መራመድ ስለመወድ ማለት ነው። በባዶ እግሬ እራመዳለሁ አልፎ አልፎ። በባዶ እግርህ መራመድ ትወዳለህ ወይ ለሚለው ጥያቄ? እንደ አጠቃላይ እኔ መልስ የምለው አው በባዶ እግሬ መራመድ አውቃለሁ ወይም ደግሞ እወዳለሁ ነው። ምክንያቱም ያው ባዶ እግራችን ስንራመድ አንደኛ መሬቱን ስንረግጥ ከተፈጥሮ ስለምንገናኝ በጣም ያስደስተኛል። በባዶ እግር መራመድ። እና በባዶ እግር መራመድ ትወዳለህ ወይም ታውቃለህ ወይ ለሚለው ጥያቄ? አዎ። በጣም መራመድ ደስ ይለኛል በባዶ እግር ማለት ነው እንደ አጠቃላይ መልስ የሚሆነው። በባዶ እግር መራመድ ያው በጣም ያስደስተኛል። ደስ ይለኛል የሚለው ይሆናል ማለት ነው። ምክንያቱም በባዶ እግር መራመድ ያው ስለማውቅ ነው ደስ ነው የሚለኝ

በእጅ መጽሐፍ እወዳለሁ ይሄ በሚለው ጥያቄ ያው በእጅ መጽሐፍ እኔ በጣም እወዳለሁ። ብዙን ጊዜ በእጄ እጽፋለሁ ማስታወሻችንን በእጄ እየፃኩኝ እይዛለሁኝ። ምክንያቱም የመጽሐፍ ልምድ ስላለኝና ስለምወድ ማለት ነው። ስለዚህ በእጅ መጽሐፍ ትወዳለህ ወይ ለሚለው ጥያቄ እንደ አጠቃላይ መልሴ የሚሆነው አዎ በእጅ መጽሐፍ። እወዳለሁ ምክንያቱም በእጅ መጽሐፍ ስለምወድ ማለት ነው። በእጅ በማስታወሻ ጽፌ እይዛለሁ ብዙን ጊዜ። በቃል የምማራቸውን ነገሮች በእጄ የመጽሐፍ ልምድ አለኝ። ስለዚህ በልጅ የመጽሐፉ ልምድ አለኝ እወዳለሁ ማለት ነው